አዎ ፍየል አይቼ አውቃለሁ እኛ አካቢ ላይ ሰዎች ፍየል ያረባሉ እና አርበተው ብዙ ጊዜ ገበያ ላይ ዝም ብለው ለቃዋቸው ምናምን እንት የሚሉት እና ገበያ ላይ የዛንን ቀምተው ሲበሉ ያንንም ቀምተው ሲበሉ ሰዎች ሲያባርሯቸው ምን ሲሏቸው ነው የሚሉት እና በተደጋጋሚ ፍየል የማየት እድል አለ። አይቻለሁ

አዎ የደንበኞች እርካታን አሳውቃለሁ ማለት ሰዎች በመስተንግዶዬ ረክተዋል ወይ የሚለውን ነገር ተመቻችሁ ምናምን ብዬ እጠይቃችኋለሁ። ከዛ በዘለለ ደግሞ ይሄ ነገር እንዴት ነው? ምን አይነት አስተያየት አላችሁ የሚለውን ነገር ለማወቅ ከእነሱ የደንበኛ እርካታን አሳውቃለሁ

ያው በስራ ላይ ችግር ሲያጋጥም በእኔ አቅም የሚፈቱ ከሆኑ ለመፍታት ጥረት አደርጋለሁ። ያው በእኔ ከእኔ አቅም በላይ ከሆኑ ደግሞ መፍታት አልችልም። ምክንያቱም ሁሉም ነገር በ አቅም የሚፈታ ነገር ስለሆነ ማለት ነው። እና በ አቅሜ የሚፈቱ ነገሮችን እፈታለሁ ከዛ በዘለለ ለ በላይ አካል አሳውቃለሁ።

እኔ ባዶ እግሬን መራመድ አላውቅም ባዶ እግር በጣም ነው የሚቆረቁረው። ለትንሽ ደቂቃ ቤት ውስጥ ራሱ ቤቱን ከለወልኩ በኃላ ጫማ አውልቄ ገብቼ እንኳን ቅዝቃዜውን ምናምን አልችልም። የበራች ቅዝቃዜ እንኳን እንደዚህ ረጅም መንገድ ምናምን ልራመድ እና ባዶ እግር መራመድ በጣም ከባድ ነው። ስለዚህ አላውቅም